የስራ ምኞቶች አሉኝ ብዙ አይነት የስራ ምኞቶቼ ያለሁበትን ስራ አሳድጌ ወደተሻለ ስራ መቀየር ነው ፍላጎቴ። እና የምሰራው ስራ ደግሞ የተለያዩ የህንፃ ስራዎች ናቸው። ቀለም እና ጅብሰም የተለያዩ የኮንስትራክሽን ስራዎችን ፊኒሺንግ ስራዎችን የሴራሚክ እና የኤሌክትሪክ ሲስተሞችን ነው። የምሰራው እና እነሱን አሳድጌ ወደተሻለ ስራ መቀየር እና የተሻለ ገቢ ማግኘት ነው የስራ ምኞቴ። የሚሆነው የኔ

እህል መፍጨት አውቃለሁ በተለያዩ መንገዶች እህል ይፈጫል። እህልን ለመፍጨት በዋነኝነት የምንጠቀመው በኤሌክትሪክ ወይም በነዳጅ የሚሰራ ወፍጮን መፍጫ ማሽን አለ እሱን በመጠቀም እንፈጫለን። እና እኔ መፍጨት የምችለው ደግሞ በተለያዩ በመውቀጥ ወይም ደግሞ እቃ ውስጥ አስገብቶ እህሉን በመምታትና በመውቀጥ በማላም የሚካሄደውን አይነት የመፍጨት አይነት ነው። እኔ መፍጨት ምችለው

የአትክልት ስራ አደርጋለሁ። ቤቴ ውስጥ የተለያዩ የአበባዎች እና የሚያምሩ የዛፍ ዘርያዎችን። ቤቴ ውስጥ አተክላለሁ ብዙ ጊዜ እና ለምግብም የሚሆኑ እንደ ጎመን እና ካሮት አይነት ቀለል ያሉ ለምግብ የሚጠቅሙ አትክልቶችንም አተክላለሁ። ቤቴ ውስጥ አብዛኛውን ጊዜ ለውበት ወይም ደግሞ ለቤት ማስዋቢያ የምንጠቀምባቸው እንደ አበባ እና የተለያዩ የዛፍ የሚያማምሩ የዛፍ ዝርያዎችን አተክላለሁ።

ጠዋት ላይ አብዛኛውን ጊዜ ለስራ የሚያገለግሉኝን እቃዎችን በማጽዳትና እንደገና ለአገልግሎት እንዲውሉ በማዘጋጀት አገልግሎት ለአገልግሎት የምሰጥባቸውን እቃዎች በማጽዳት እንደገና ቤት ውስጥ አንዳንድ ያልታስተካከሉ የስራ ሁኔታዎችን ወረቀቶችን በማስተካከል ነው ጠዋት ላይ ብዙ ጊዜ ጊዜዬን የማሳልፈው።

ብዙ ጊዜ የምመገበው። በእጅ የሚበሉ ነገሮችን ነው ለመመገብ እጄን ነው አብዛኛው ጊዜ የምጠቀመው አልፎ አልፎ ግን እንደ ምግቦቹ አይነት የሚወሰን ስለሚሆን። ፓስታና የተለያዩ በማንኪያ የሚበሉ አይነት እንደ ሾርባ አይነት ነገሮች ሲሆኑ ማንኪያን እጠቀማለሁ። ማንኪያን ብዙ ጊዜ ግን በእጄ ነው ብዙ ጊዜ ምግቦችን የምጠቀመው የምጠቀማቸው ምግቦችም በእጅ ወይም በሹካ ለመብላት በማንካ ለመብላት ምቹ ስላልሆኑ። በእጄ ነው ብዙ ጊዜ የምጠቀመው

አብዛኛውን ጊዜ በሃይማኖታዊ የሆኑ ጾሞች በብዛት እኛ ጋር አሉ። እና ከነጾሞቹ ጾሞቹ መካከል የተወሰኑትን ያክል እጾማለሁ ለምሳሌ አርብና ሪዖብ። የመሳሰሉትን እና። በአመት አንድ የሚመጡ የጾም አይነቶች አሉ እነሱን እጾማለሁ። ብዙ ጊዜ አብዛኛውን ረዣዥም ጾሞችን ለመጾም እስካሁን አልሞከርኩም።

አዎ በእጅ መሸመን አውቃለሁ። ብዙ በባህላዊ መንገድ ብዙ ልብሶች ይሸመናሉ። ከዚህ እና ብዙ ጊዜ አብዛኛውን ጊዜ የራሴን ልብሶች የባህል ልብሶች በእጄ እየሸመንኩ ነው የምጠቀምባቸው። እና የባህል ልብሶች አብዛኛውን ጊዜ በሽመና ነው እዚህ ጋር አገልግሎት እየሰጡ የሚቆዩት።